የስራ ጊዜ ገደቤን አስተካክላለሁ ስራዎቼን በደንብ አስተካክዬ እንድሰራ ያደርገኛል። ጠዋት የምሰራቸውን ምሳ ሰዓት ላይ እና ማታ ላይ ማድረጋቸውን ነገሮች አስቀድሜ አሰራለሁኝ። ገደብ እስይዛለሁ ማለት ነው። ያ ደግሞ የተሳካ ቀን እንዲኖረኝ ይረዳኛል።

ስራዬን እወደዋለሁ ከሰዎች ያገናኘኛል ያግባባኛል የተለያዩ የሽያጭ ስራዎች ላይ ነው ምሰራው። ስራዬን በጣም ነው የምወደው። በዛ ላይ ራሴን ማሳድግበት አዳዲስ ነገሮችን ምማርበት ነው። እና ሰዎችን ስራቸውን እንዲወዱ በዚህ አጋጣሚ እመክራለሁኝ።

የድምጽ መልእክቶችን እልካለሁ ሰዎች በጽሁፍ ላይገባቸው ስለሚችል የድምጽ መልእክት የተሻለ ሰዎች ጋር ለመግባባት ስለሚረዳ የድምጽ መልእክቶችን እጠቀማለሁኝ። የተለያዩ ድረገጾች ላይ ሰዎች ጋር የሚያወሩበት ላይ እዛ ላይ እልካለሁ።

የስራ ምኞቶቼ የተለያዩ ሰዎች ጋር መገናኘት እና ራሴን ማሳድግበት ነው። ወጣ ብዬ ደግሞ የተለያዩ የሀገራችንን ክፍለሀገራት ሆነ የውጭ ሀገሮች ወጣ ብዬ የምሰራበት እንድሰራ ራሴም ምኞት አለኝ። ያንንም አሳካለሁ ብዬ አስባለሁ።

የተለያዩ ማህበራዊ ሚዲያዎችን እጠቀማለሁ ለምሳሌ እንደ እነ ፌስቡክ ዋትሳፕ ቴሌግራም የሆነ የማህበራዊ ሚዲያዎችን እጠቀማለሁ። በተለየ ደግሞ ዩቱዩብ የተለያዩ ዜናዎችን ለማየት ለመስማት የተለያዩ ማህበራዊ ምድያዎችን እጠቀማለሁ። በአግባቡ

የሀገራችን ታሪኮች ብዙ ናቸው። ኢትዮጵያ ውስጥ ያሉ እነሱን ታሪኮች መናገር እወዳለሁ። ያው የማውቃቸውን ለሰዎች አካፍላለሁ። የተለያዩ ታሪኮች ጥሩ ጥሩ ደስ የሚሉ ታሪኮች አሉ። ራሳችንን ሊያሳድጉና ሊያበረቱን የሚችሉ ሊያስተምሩንም የሚችሉ ታሪኮች ስላሉ መናገር እወዳለሁ።

የተለያዩ ድርጅት የሚያዘጋጃቸው ዝግጅቶች ላይ እሳተፋለሁ አዳዲስ ነገሮችን ያሳያሉ። አዳዲስ ነገሮችን ማወቅ እችላለሁ የተለያዩ አዳዲስ ሰዎችንም አገኝበታለሁ ስለ ድርጅቱም እውቀት ይኖረኛል። እና የተለያዩ ድርጅቶች የማዘጋጁትን ዝግጅት ላይ እሳተፋለሁኝ።

ይሄ የስራ ምግባርን በሚገባ እከብራለሁኝ። የስራ መግባር ማለት በጊዜ ስራ መግባት ስራ ነው። በስራት መስራት በጊዜው በተባለለት ለሰአት ማጠናቀቅ ያን ያን ያካትታል። ያን ደሞ አከብራለሁኝ። ተጓራዊም አደርጋለሁ ህይወቴና በዚህ ጥሩ ልምድ አለኝ።

በልጅነቴ የምወደው ጨዋታ አባሮሽ ነበረ አባሮሽ ቃጤ የሚባሉ ጨዋታዎች ነበሩ በሀገራችን እነሱንም ጨዋታዎች እወዳቸዋለሁ። ሰኞ ማክሰኞ የሚባል ነበር ብዙ ነበር ግን ከሁሉም አባሮሽን በጣም እወደው ነበረ። እነዛ ደስ ይሉኛል።

አዎ የቀረ የተረፈ፣ ድስት ውስጥ የተረፈ ካለ ያው ለማታ አስቀምጬ እበላለሁኝ። የቀረ ምግብ እበላለሁ በደንብ ነው የምበላው። ያው በጊዜው ልጠግብ፣ ልጠግብ ስለምችል ሌላ ቀን ብዬ የማስቀምጠው ወይም የማስቀረው ምግብ ይኖራል። ያንን እበላለሁኝ ማለት ነው።

አዎ ምንጣፍ ላይ እቀመጣለሁ ብዙ ጊዜ እንደውም ወንበር ላይ ከመቀመጥ ምንጣፍ ላይ መቀመጥ ይመቸኛል። ፈለኩኝ መቀመጥ እችላለሁኝ ብዬ ስለማስብ ነጻነትም አለኝ አለው ስለዚህ ምንጣፍ ላይ በደንብ እቀመጣለሁኝ

ትርፍ ጊዜ እማሳልፈው ስዕል በመሳል የተለያዩ ግጥሞች እሞክራለሁኝ ድርሰቶች እሞክራለሁ በዋናነት ግን ስዕል ነው እምሰለው። የተለያዩ ከተሞችን አያለሁ። እነዚህ እነዚህ ያስደስቱኛል ምግብ መስራትም እወዳለሁ። በትርፍ ጊዜዬ ሰዎችን መርዳትም ያስደስተኛል።

በብዙ ህዝብ መካከል መሆን ብዙም አልመኝም ያን ያህል ብዙ ሰው እንዲገከበኝ የምፈልግ ሰው አይደለሁም። በብዙ ህዝብ መካከል ከመሆን ይልቅ ብዙ ህዝቦችን ማገዝ እና መርዳት ለኔ ያስደስተኛል። በብዙ ሰው መካከል ሆኜ ያን ያህል ምቾት አይሰማኝም።

ኡይ እኔ በእግሬ በጣም ረጅም ርቀት ልጓዝ እችላለሁ። ለምሳሌ ከተባለ ከፒያሳ እስከ ምናልባት እስከ ቦሌም ሊሆን ይችላል። ያንም ያክል ርቀት መጓዝ እችላለሁኝ። የእግር መንገድ እወዳለሁ።

ሰዎችን መርዳት ያስደስተኛል ስራ ላይ ቤተሰቦቼን በማገዝ ስራዎችን እረዳቸዋለሁ። በተጨማሪ ደግሞ የተቸገሩ ሰዎችን እረዳለሁ። የተለያዩ ምግብ በሚያስፈልጋቸው ሰዓት ልብስም በሚስፈልጋቸው ሰዓት እነሱን እረዳለሁ። እናም ሌሎችን መርዳት በጣም የሚያስደስተኝ ሰው ነኝ።

ቀትር ቀለል ያሉ ምግቦችን ልመገብ እችላለሁኝ በዋናነት አትክልቶችን እወዳለሁኝ እነሱን እመገባለሁ። ለሆድ ከበድ ማይሉ ምግቦችን እመገባለሁ። ለምሳሌ እንጀራ በኛ ሀገር እንጀራ በወጥ የተለመደ ምግብ ነው። ቀትር ላይ እና ቀትር ላይ እንጀራ ነው የምመገበው። እንጀራ በወጥ እመገባለሁ

የሞባይል ዳታ አልጠቀምም። አብዛኛውን ጊዜ የምጠቀመው የተንቀሳቃሽ የሆነ ዳታ ነው ያም መብራት በጠፋ ጊዜ ግን ያው ግዴታ በሚሆን ሰዓት የሞባይል ዳታ እጠቀማለሁ። ብዙ ዳታ ስለሚበላኝ እኛ ሀገር ሞባይል ዳታ ብዙ ተጠቃሚ አይደለሁኝም እኔ የተቀሰቀሽ ዳታ እመክራለሁ ለሰዎች

ቤተሰቦቼ ሰፊ ቤተሰቦች ናቸው ያሉት። በእኛ ቤተሰብ ሰባት ልጆች አለን እናት አባት አለን። እና ያለን ግንኙነት ጥሩ ነው። ከቤተሰብ ጋር ሁሉም የራሱ ህይወት እየመራ ይገኛል። በአሁኑ ሰዓት እና ሁላችንም ጥሩ ግንኙነቶች ግንኙነት አለን። እንገናኛለን

የትውልድ ከተማዬ አዲስ አበባ ነው። አዲስ አበባ እንግዲህ የተለያዩ ሰዎች ከተለያዩ ሀገር ክፍለ ሀገራት መጥቶ ተሰብስቦባት የሚያወሩባት ሰላማዊ የሆነች ሀገር ናት። የኔም የትውልድ ስፍራ እንግዲህ አዲስ አበባ ነው። እና ቤተሰቦች ጋር ጥሩ ግንኙነት አለኝ። እና ያው እዲስ አበባ ነው ተወልጄ ያደኩት

አወ ዋይፋይ እጠቀማለሁ። ዋይፋይ በኛ ሀገር በጣም ባሁኑ ሰዓት ከሞባይል ዳታ የበለጠ የዋይፋይ ተንቀሳቃሽ ዳታ። በዋናነት ብዙ ሰው ይጠቀማል። እኔም የዛ ዋናኛ ተጠቀሚ ነኝ። ዋፋዬን በደንብ ለስራ እጠቀምበታለሁኝ።

የፋሲካ በዓል እወዳለሁኝ። ብዙ ጾም ይኖራል ለአርባ ቀናት እንጾማለን የኦርቶዶክስ እምነት ተከታዮች እና ከዛ በኋላ ነው ጾም የሚፈታው። በመሃል ሰግደት ጸሎት ጾም ጸሎት ስለሚኖር። ያ ለኔ ለየት ያለው በዓል ነው። እኔ የፋሲካ በዓልን በጣም እወደዋለሁ።

አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ከቤተሰብ ቀጥሎ ጎረቤቶች አጠገብ ስላሉ በሀዘንም በደስታም ሰዓት ከእነሱ ጋ ነው ብዙ ጊዜ የምታሳልፈው። እና ያው ጥሩ ግንኙነት ሊኖር ይገባል ስለዚህ እኔም ከጎረቤቶቼ ጋር ጥሩ የሆነ ግንኙነት አለኝ በዛም ደስተኛ ነኝ።

አዎ በአከባብዬ ድልድዮች አሉ ብዙ ድልድዮች አሉ። መኪናዎችን ማስተላለፊያ ታስቦ የተሰሩ። ያው አብዛኛውን ጊዜ ጥሩ አይደሉም ብዙ ሰዎች ያንን ድልድል ለመዝለል ሲሉ ብዙ አደጋዎች ያጋጥማሉ። ያ ያው ቢስተካከል ጥሩ ነው። ግን ብዙ ድልድዮች አሉ።

ብዙ ኢሜሎች ልኬያለሁኝ ያው ስራ ጉዳይ ሊሆን ይችላል በግልም ጉዳይ የተለያዩ ኢሜሎች ስላላክ ለምሳሌ በቀን እስከ አስርም ከሃያም በላይ ልልክ እችላለሁ። አስፈላጊ ከሆነ እና ኢሜል ለመላክ ጥሩ ልምድ አለኝ። እና ያው ብዙ ኢሜል እላላካለሁኝ።

በቀን እስከ ስድስት ሰዓት እጠቀማለው። የተለያዩ ስራ ጉዳዮች ሲኖሩ የተለያዩ ማወራቸው ሰዎች ሲኖሩ። የግል ጉዳይ ቤተሰብ ጉዳይ እንዲሆን የስራ ጉዳይ ሲሆን እጠቀማለሁ። አንዳንድ የዜናዎችን አዳዲስ ነገሮችንም ለማየት። ስልኬን ያው በቀን እስከ ስድስት ሰዓት እጠቀማለሁ።

ሰዎችን ማበረታታት እችላለሁ የሚሰሩት ስራ ባደረጉት ነገር አድናቆት ሰዎች ይፈልጋሉ እናም ያን ስለማግኘት ላይ ሰዎችን በሚሰሩ ስራ ባደረጉት ነገር መልካም ነበር ካደረጉ ሌሎችን ማበረታታት እችላለሁኝ። እና ያም ሰዎችን ማበረታታትም ጥሩ ነው ብዬ አምናለሁ።

በቤቴ ውስጥ የተለያዩ እቃዎች አሉ። ለምሳሌ እንደ ቁም ሳጥን፣ ልብስን ማስቀመጫ፣ ስቶፍ ማብሰያ፣ የተለያዩ ቦይለር ውሃ ማፍያዎች ኮምፒውተር ወይም ቴሌቪዥን የተለያዩ ዜናዎችን ማይበት እና አልጋ፣ ፍራሽ እነዚህ እነዚህ እቃዎች አሉ። ልብስ ማስቀመጫ እቃ ማስቀመጫ እቃዎችም አሉ። እና ያው አሉን ብዙ እቃዎች።

በቀን እስከ ሁለት ሊትር ከአንድ ተኩል እስከ ሁለት ሊትር ያህል እጣለሁኝ። ያው በሳይንስ የሚመከረው እስከ ሶስት ሊትር ነው። ያንን ማድረስ ባልችልም ግን እስከ ሁለት ሊትር ለመጠጣት እሞክራለሁ። ያም ለጤናዬ ጥሩ ነው ብዬ አምናለሁኝ። እና ሰዎችንም ብዙ ውሃ እንዲጠጡ እመክራለሁ። ሳይበዛ

እምመኘው የእረፍት ጊዜ ከቤተሰቦቼ ጋር እማሳለፈው የእረፍት ጊዜ ነው። በተለይ ከአያቶቼ ጋር እና ከእናት ከአባቴ ጋር። የማሳልፈው ጊዜ በጣም የምመኘው ጊዜ ነው የእረፍት ጊዜ ነው። የተለያዩ ሰዎችን ሄዶ መጠየቅ የተቸገሩትን ማገዝ ያንያን በእረፍት ጊዜ ባረገው ደስ ይለኛል። ከቤተሰብ ጋር ሰብሰብ ብሎ ደግሞ ጥሩ ጊዜ የማሳልፍ ያን ነው እምመኘው። የእረፍት ጊዜ ነው

በሁለቱም እጠቀማለሁ በአሁኑ ሰዓት ግን አብዛኛውን ጊዜ ምንጽፈው በብእር ነው የብእር ጽሁፎች አይለቁም በየትኛውም ሰዓት ቢቀመጡ ለብዙ ጊዜ የሚቀመጡ የሚችሉ ናቸው። የስራ ጽሁፎች ግን ያው ከጊዜ ብዛት እየለቀቁ ስለሚሄዱ በተለይ በእር እኔ አስቀድማለሁ

የምወደው አትክልት ብዙ ነው ለምሳሌ እንደ ቲማቲም ሰላጣ ቆስጣ አይነት አትክልቶች እወዳለሁ በጥሬ ሊበሉ የሚችሉ ለሰውነታችንም ጥሩ ናቸው። በተለይ ሰውነት ሊቀኑ መቀንስ የሚፈልጉ ሰዎች። ተመራጭ ናቸው እና ለሙሉ ጤንነት ቀን በየቀኑ ቀን በቀን ሊበሉ የሚችሉ አትክልቶች ናቸው። ለኔም ሰላጣ ቆስጣ ምርጫዬ ናቸው።

መዋቢያዎችን ብዙም አልጠቀምም። የመዋቢያ እቃዎች በአሁኑ ሰዓት ብዙ ሰዎችን። መልክ እያበላሸ ስለሆነ እኔ ተፈጥሮን ነው የተፈጥሮ የሚዘጋጁ ማስዋቢዎችን ነው የበለጠ ምጠቀመው። ከጊዜ አሁን ፋብሪካ አምርቷቸው የሚያወጡዋቸውን የመዋበ ምርቶች ብዙም ተጠቃሚ አይደለሁም። ግን ተፈጥሮአዊ መዋቢያዎችን እጠቀማለሁ።

የምወደው ፊልም አክሽን የሚባል ወጪ ሀገር የሚሉት በተለይ ደግሞ ቻይና ሀገር የሚሰሩ ካራቴ ያለባቸውን ፊልሞች እወዳለሁ። ከዛ በተጨማሪ ልብ አንጠልጣይ የሆኑ ታሪኮችን እውነተኛ ታሪክ ላይ የተመሰረቱ ላይ የተሰሩ ፊልሞችን። እወዳለሁኝ እንደዚህ አይነት ፊልሞች እወዳለሁ

ዜናን በመስመር ላይ ማንበብ ልምድ የለኝም ግን ሌሎች ሲያነቡ የመስማት የማየት ልምድ አለኝ። በተለይ አሁን ዩቲዩብ ላይ የምተላለፉት ዜናዎች በቴሌቪዥንም በሬዲዮም ላይ የሚተላለፉ ዜናዎችን እከታተላለሁ። እኔ ግን መስመር ሆኜ የማቅረቡ ልምዱ የለኝም። ለግብ አላውቅም

በበጋ ወቅት ቀለል ያሉ ልብሶችን ለብሳለሁ። ዣንጥላ እይዛለሁ ያው በጋ ወቅት ፀሀይ ስለሚኖር። ቀለል ያሉ ከላይ የሚለበሱ ልብሶችን እለብሳለሁ። ጫማም ከፍት ጫማ። ሱሪም ሰፋ ያለ ሱሪ። በብዛት ንፋስ ሊያስገቡ የሚችሉ ሰውነትን በሙቀት ላያጨናንቁ ሚችሉ ቀለል ያሉ ልብሶችን እለብሳለው

ያው ዋና ሀላፊነቶቼ ስራ ላይ ነው ብዙ ሰዓት ማሳልፈው ስራዎችን እሰራለሁ። እና ራሴን ቤተሰቦቼን እረዳለሁ። ሀላፊነቴ ስራ ነው በተጨማሪ ደግሞ። የቤት ስራዎች ላይ በተመለከተ ቤት ማጽዳት ሊሆን ይችላል እቃ ማጠብ አልጋ ማንጠፍ እነዚህ እነዚህ ሀላፊነቶች አሉ። ትላሉ የተለያዩ እህቶች እና ወንድሞች ልጆች እነሱ መንከባከብ እነዚህ እነዚህ ሀላፊነቶች አሉብኝ

ባህላዊ ምግብ የምወደው ዶሮ ወጥ ነው። ዶሮ ወጥ በጣም እወዳለሁኝ። በተጨማሪም አይብ ከእሱ ጋር ከዶሮ ወጥ ጋር አብሮ የሚቀርብ ነው። የተለያዩ ጥብሳጥብሶችን ለበአል የሚቀርቡ ክትፎች ባህላዊ ምግቦችን እወዳለሁ። በተጨማሪም ደግሞ ቆጮ የሚባል አለ። በጉራጌ ሀገር በእኛ ሀገር ኢትዮጵያ ውስጥ አንድ የሚገኝ ክልል ነው። እዛ ውስጥ የሚሰራው ምግቦችን እንደ ቆጮ ክትፎ አይነት ምግቦችን እወዳለሁ።

አዎ በተፈጥሮ ውስጥ መራመድ እወዳለሁኝ ተፈጥሮ ብዙ ነገር ነው። ከተፈጥሮ በላይ የለም ተፈጥሮን እማደንቅ ሰው ነኝ። እና በተፈጥሮ ውስጥ እራመዳለው መራመድም እወዳለሁኝ። ተፈጥሮን አከብራለሁ ተፈጥሮ ስናከብራት ነው መልሳ ምታከብረን እና። አዎ በተፈጥሮ ውስጥ በደንብ እራመዳለው

አዎ አዲስ ቴክኖሎጂ መማር እወዳለሁኝ ራስን ያሳድጋል። ብዙ ነገር እንድታውቅ ያደርግሃል እና አዳዲስ ቴክኖሎጂ ሲመጡ አለሁኝ የተለያዩ ቪዲዮዎችን። በማውረድ አያለሁኝ እና ፍላጎቱም አለኝ። አዳዲስ የሚወጡ ቴክኖሎጂን የመማር ፍላጎቱም አለኝ። እወዳለሁ

በልጅነት የምወደው ጨዋታ የነበረው አባሮሽ ነው አባሮሽ ከአንድ አምስት ልጆች ሆነን ነው በግሩፕ ሆነን ከዛም በላይ ሊሆን ይችላል። አባሮሽ ባለው ጨዋታ እንደዛ ነው እሱን እወደዋለሁ። ተጨማሪም ደግሞ ፋጤ ሰኞ ማክሰኞ የምንላቸው ጨዋታዎች ነበሩብኝ እኛ ጊዜ እነሱን ጨዋታዎች እወደዋለሁ።

አዎ የስልክ ባትሪዬ ይቆያል ለምሳሌ በጣም ከተጠቀምኩበት ሙሉ ቀን ሊቆይ ይችላል። በጣም ካልተጠቀምኩት የተወሰነ ሰዓት። የተገደበ ሰዓት ከኖረው ደሞ እስከ ሁለት ሰዓት እስከ ሁለት ቀን ይቆይልኛል። እና ስልክ ባትሪ ይሄን ያህል ነው ማለት ጥሩ ሰዓት ይቆይልኛል።

አዎ ጭንቀት ሲሰማኝ የማደርገው ያው መጸለይ ነው። እጸልያለሁ በራሴ ሃይማኖት ኦርቶዶክስ እምነት ተከታይ ነኝ። ከዛም በተጨማሪ ደግሞ እ ለኔ ፈታ ሊያደርጉኝ ሚችሉ ወይ ጭንቀትን ሊያስወግዱልኝ የሚችሉ የተለያዩ እ አዝናኝ ሆኖ እ አስቂኝ እ ቪዲዮ የተሰሩትን እነሱን አያለሁ።

ያው መጠበቅ ማለት በሌላ አገላለጽ ያው መታገስ ትግስትን ይጠይቃል። ትዕግስት ካለ ብዙ ነገሮችን ማግኘት ይቻላል። መጠበቅም ካለ ያሰብከውን ነገር በራሱ ጊዜ ጊዜ ከሰጠኸው ከጠበከው ይሳካል። ብዬ ስለማምን አዎ ነገሮች ላይ እጠብቃለሁ።

የቀን ሰዓት የምወደው ጠዋት ሰዓት ነው ጠዋት ሰዓት ሀይል ይኖራል ከመኝታም ስትነሳ አዲስ መንፈስ ነው። እና ጠዋት ሰዓትን እመርጣለሁ ለብዙ ነገሮች ለስራም ቀደም ብሎ መስራቱን እና ነገሮችን መጨረሱ በጠዋቱ ላይ ያስደስተኛል። ስፖርትም መስራት በጠዋት ብዙ ነገሮችን በጠዋት ለማድረግ ያስደስተኛል ጠዋት ቀኑን እመጣለሁ

አዎ የተለያዩ በጎ አድራጎቶች ላይ ተሳትፌ አውቃለሁኝ። ብሮችን በመሰብሰብ የተለያዩ አዛውንቶችን የሚረዳ ተማሪዎችን የሚያስተምር እቃዎችን የሚያሟላላቸው በጎ አድራጎት ላይ ተሳትፌያለሁ እናም በዛም ደስተኛ ነኝ። ብዙ ሰዎችንም እንደዚህ አይነት በጎ አድራጎት ድርጊቶች ላይ እንዲሳተፉ እመክራለሁ።

መንቂያ ሰዓት ብዙ ጊዜ አልጠቀምም በራሴ ሰዓት ነው የምነቃው። ሰው የራሱ አእምሮ ራሱ በቂ ነው ብዬ አስባለሁ። በፈለገው ሰዓት ለመነሳት ካሰበበት ይነሳል ብዬ ስለማምን የመንቃ ሰአቶች ብዙም ተጠቃሚ አይደለሁም። ግን ያው በፈለጉት ሰዓት መነሳት ለሚያቅታቸው ሰዎች ግን ቢጠቀሙ ጥሩ ነው።

አዎ በሰዎችን አይን እመለከታለሁኝ ሰዎችን አይን እየተመለከኩ ነው የማወራው ያም በራሴ መተማመን እና ራስን የማወቅ ለራሴ ያለኝን ክብር ያሳያል። ስለዚህ የሰዎችን አይን እያየሁ የማውራት ጥሩ ልምድ አለኝ። እና ሰዎቼንም በተለይ እኛ ሀገር ብዙም የተለመደ አይደለም። ያንን ብናሳድገው ጥሩ ነው ብዬ አስባለሁ።

አዎ የጎረቤቶቼ ድምጽ እሰማለሁኝ አዲስ ነገር ካለ የተፈጠረ ነገር ካለ። ለመድረስ ከጎረቤቶች ጋር ጥሩ ግንኙነት ስላለኝ። የነሱን ድምጽ እሰማለሁ። እናወራለን በተገናኘንበትም ሰዓት ሰላምታ ልለዋወጣለን የምናወራቸው ጉዳዮች ካሉ ተሰብስበን እናወራለን። ስለዚህ የጎረቤቶችን ድምጽ በደንብ እሰማለሁ።

ኢንተርኔት አለኝ በአሁኑ ሰዓት የምጠቀመው ኢንተርኔት ነው። ዋይፋይ ወይም ተንቀሳቃሽ ዳታ ነው የምጠቀመው። እና ኢንተርኔት ያው ብዙ ነገሮችን በትንሽ ጊዜ ወይም በአነስተኛ ወጪ የምናገኝበት ነው። እና ኢንተርኔት ጥሩ ነው።

እኔ ሻይ ነው የምመርጠው። ቡና ብዙም ተጠቃሚ አይደለሁም ግን አልፎ አልፎም ቢሆን ቡናን እጠቀማለሁ ሳይበዛ ሲበዛም ጥሩ ስላልሆነ ግን ሻይን እመርጣለሁኝ። ያው ሰውነት በቀዘቀዘ ሰዓት ያው ሞቅ እንዲያደርገኝ ሻይን እመርጣለሁ ሻይ እወዳለሁኝ። ከቡና ይልቅ

መጽሐፍ እንግዲህ በሳምንት ሶስቴ ላነብ እችላለሁ። መጽሐፍ አነባለሁ በጣም አንባቢውን ባልባል። በሳምንት ሶስት ጊዜ ያህል አነባለሁኝ። የተለያዩ መጽሐፎችን አነባለሁ። በሰዎች የተጻፉ እውነተኛ ታሪክ ላይ የተመሰረቱ ሊሆኑ ይችላሉ። እንደዚሁም ድርሰቶች ይኖሩኝ ይፈጥራል። ድርሰቶች እነዛን አነባለሁ።

አዎ ብዙ ሽያጭ ቅቦች አሉን። ለምሳሌ የተለያዩ ልብሶችን መዋቢያዎችን ሜካፖች ወይም ሽቶዎችን እና ጫማዎችን ከተለያዩ ሀገራት አስመዝዞ አንድ ላይ ከቤተሰብ ጋር ተባብሮ ተጋግዞ የመሸጥ እና የማደግ ግቡ አለ።

ብዙ ጊዜ ጫጫታ ቦታ ላይ ብዙም መሆን አይረብሸኝም። ስራ ላይ ከሆንኩ ግን ያው ስራው ጫጫታ የማይፈልግ ከሆነ ዝም ያለ ቦታ መርጣለሁኝ። ግን ያን ያህል እኔ ጫጫታ ምረብሸኝ ሰው አይደለሁም። ቢሆንም አልፎ አልፎ ዝም ያለ ቦታ ላይ ማሳለፍ ጥሩ ነው።

አዎ አንዳንድ ግጭቶችን ለማስተካከል እሞክራለሁ ከዚህ በፊትም በሰዎች መሃል የነበሩ ግጭቶችን ሰዎችን ለማስማማት እና ግጭቱን ምክንያቱን አውቆ መፍትሄ መፈለግ ላይ የተወሰነ ልምዱ አለኝ። እና ሰዎችን ከግጭቶች መከላከል ያስደስተኛል።

አዎ የሚሰራ እድገት በተለያየው በሰራሁባቸው አጋጣሚዎች የተለያዩ የስራ እድገቶች ይኖራሉ። ያው የስራ እድገቱን እኔም የምፈልገው እፈልገዋለሁ። ምክንያቱም ራስን ማሳደግ ያስፈልጋል አንድ ቦታ ላይ መቆም አያስፈልግም ብዬ ስለማምን። እና ያው የስራ እድገቱን እፈልገዋለሁ።

የመንገዴ ስም አቀዋለሁ። ለምሳሌ ቦታ ሊለያይ ይችላል። እኔ ምሄድባቸው ቦታዎች ወደ ቦሌም ሊሆን ይችላል። ቦሌ ተብሎ ሚጠሩት አካባቢዎች። እነዛ የመንገዱ ስያሜ ነው። ወደ መኖርበት አካባቢ ከሆነ ደግሞ እንዲሰምት ይባላል። እና እነዚህ የመንገዶቹ ስሞች ናቸው አውቃቸዋለሁ

ከአንድ አመት በላይ ሰርቻለሁ። በዚህ ስራ ላይ እና ጥሩ ነገሮችን አግኝቼበታለሁ። ብዙ ተምሬበታለሁ። እና የተለያዩ ገንዘቦችንም አግኝቼበታለሁ። እና በዚህ ስራ ላይ ብዙ ጊዜ ቆይቻለሁ ከአመት በላይ ቆይቻለሁ።

ያው ገበያ ዋጋ መደራደር እችላለሁኝ። ዋጋ የተወሰነ ያስቀነስኳቸውን የገዛኋቸው እቃዎች አሉ። ገበያ ዋጋ መደራደር ላይ ጥሩ ነኝ ብዬ አስባለሁ። ከዚህ በፊት በነበረኝ ልምድ አንፃር የተለያዩ ጥሩ ጥሩ የሚባሉ እቃዎችን ዋጋ ተደራድሬ ገዝቻለሁ።

ኮምፒውተሬ ዛሬ ችግሮች አሉት። በጣም ቀስታል። መክፈቱ ረጅም ጊዜ ይወስዳል። መተግበሪያዎች ይቀዘቅዛሉ። በርግጥ አስጨንቋል። መረጃዬን አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አስጀመርኩ። ይህ አልረዳም። አሁን የቴክኒክ ድጋፍ ልደውል እየሞከርኩ ነው። ምናልባት ቫረስ ሊሆን ይችላል። ወይም የአሮጌ እድሜ ምልክት የኮምፒውተር ለአምስት አመት ነበረኝ። አዲስ ማግኘት ጊዜው አደለም። በመጀመሪያ ችግሩን መፍታት ሞክራለሁ በቴክኖሎጂ ላይ በጣም ጥገኛ ነኝ። ሲሰራ ስንጠብቅ ምን ያህል እንደሚጠብቀን እንረዳለን

ባል ሲመጣ ሁሉም ደስተኛ ይሆናል። ቤተሰብ ሁሉ ይሰበሰባል አዳዲስ ልብሶች እንገዛለን ጽግሬዳና እንጀራ እንገዛለን። ቤቱን እናጸዳለን ሀበባዎችን እናስቀምጣለን። ጎረቤቶች እርስ በሳቸው ይጎበኛሉ። ልጆች በጣም ይደሰታሉ። ሁላችንም አብረን እንበላለን። ሀገሬ ዘፈኖችን እንዘፍናለን። የቤተክርስቲያን ደውል ይሰማል። ሁሉም ሰው በረከት ይለዋወጣል። ይህ የበአል ጊዜ ነው። በዓላት ህይወትን ይሞላሉ።

አዎ ላይ ሰዎች መካፈል እወዳለሁ በሀገራችንም የማካፈል ባህል አለ እና ያም አለሁበት ያስደስተኛል። እና የተራቡ ሰዎችን ማብላት ከራስ ቀንሶ ለሰዎች ምግብ ማካፈል እምወደው ነው እወደዋለሁ። ያ ሁሌም እማደርገው ነገር ነው።

አዎ በእጅ መጽሐፍ እወዳለሁ የምጽፈውም በእጅ ነው። ያው ከበፊት ጀምሮ ስንማርም ስንሰራም ስራ ላይም ትምህርት ላይም በእጃችን እየጻፍን ነው የቆየነው። ስለዚህ እኔ በእጅ መጽሐፍ እወዳለሁኝ። ጥሩ ነገር ነው። የተለያዩ ስራ ላይም ትምህርት ላይም ብዙ ነገሮች እጽፋለሁ በእጅ

አዎ የፀሀይ ማውጣትም ብዙ ጊዜ አለው የፀሀይ ስጦታ እሚያምር ተፈጥሮ ነው። እና ያው ብዙ የማይል ልምድ አለኝ ፀሀይ ስትወጣ አያለሁኝ። እና ቀን ማሳመር እምችል ይመስለኛል ያን አይተን ሁላችን ብንጀምር ጥሩ ነው። ብዬ አስባለሁ

መብራት ከተቆረጠ ያው ሄዶ መናገር ብዙ ቀናቶች እንዳይወስድ ምክንያቱም በአሁኑ ሰዓት ብዙ ስራ የሚሰራው በመብራት በኤሌክትሪክ ስለሆነ ያን አስተካክላለሁኝ። ሄጄ አናግራቸዋለሁ። ክፍያም ከሆነ ቶሎ መክፈል እና እንዲስተካከል ማድረግ ነው። ከዛ በተጨማሪ እስከሚመጣ ድረስ ያው ባለው ነገር ምግብም ቢሆን በከሰል ወይም በንጨት መስራት ይችላል። የተለያዩ ነገሮችም ማለትይቻላል

የስራ ምግባርን አከብራለሁ ምክንያቱም ስራ ላይ ውጤታማ እምንሆነው የስራ ህጎችን ወይም ምግባሮችን ስናከብር ነው። ማደግ እምንችለው እንደ ግለሰብም እንደ ሀገርም ሰውን ማዳን እምንችለው። ስራ ምግባርን ስናከብር ስለሆነ በደንብ አከብራለሁ

ዜናውን አሁን ለምሳሌ በአሁኑ ሰዓት ቴሌቪዥን በዲያናዎችም አሉ በሰፊው ከዛ ላይ ማግኘት ይችላል የተለያዩ ዜናዎች ያመለጠኝ መስማት ምፈለገውን ደግሞ የተያዩ ድረገጾችን በመጠቀም በዛ ስም በመፈለግ ዜናን አያለሁ እከታተላለሁ።

አዎ የስልክ ካሜራዎችን እጠቀማለሁ። የተለያዩ ፎቶዎን ለማንሳት ስልኬ ላይ ማስቀረት ምፈልጋቸውን ነገሮች ካሉ ያው የስልኬን ካሜራ በደንብ እጠቀማለሁ። ለፎቶም ለቪዲዮም በየቀኑ ባይሆን ባስፈላጊ በሆነ ሰዓት እጠቀምበታለሁ የስልኬን ካሜራ እጠቀማለሁ።

ፎቶዎችን ያው አብዛኛውን ጊዜ ጋለሪ ላይ ነው የሚቀመጠው ፎቶ ሲነሳ። ያው በጣም የምፈልጋቸው ከሆነ ሴቭ አረጋችዋለው ፎቶ ላይ እና ያው መቆለፍ የምፈልጋቸውን እቆልፋለሁ። ካልሆነ ግን ያው እዛው ጋለሪ ላይ ነው የሚቀመጡት ስልኬ ጋለሪ ላይ

የምወደው ከተማ እ እዚህ ሀገር ከሆነ ወደ እ ባህርዳር እ ምወዳት ከተማ ናት ሄጄ አይቻታለሁ ቆንጆ ከተማ ናት። እ ከዛ ውጪ ያው ተውልጄ ያደኩባት አዲስ አበባ ናት። ምመርጣት ማቅ ስለማቃት እሷ ቆንጆ ከተማ ምወዳት ከተማ ናት

አዎ በሰአቱ የምደርስ ሰው ነኝ ያው የጧት ሰው ነኝ። በጧት ስለምነሳ። በፈለኳቸው ስራዎች ወይም ጉዳዮች ቶሎ እደርሳለሁ። እና አላረፍድም። ስለዚህ በሰአት የምደርስ የምገኘው ሰው ነኝ። ማለት እችላለሁ።

ያው የምወደው ዳቦ ትኩስ ዳቦ ነው። ያው- ትኩስ ሲሆን ይጣፍጠኛል እወዳለሁኝ። ለመብላት ስለሚመችኝ ብዙም የቆየ ያደረ ዳቦ አልወደም። ስለዚህ ትኩስ- የሆነ ለጤና ይጠቅማል ብዬ ስለማስብ- አዲስ የተጋገረ ትኩስ ዳቦ የቤትም የሆነ ዳቦ ቤት እወዳለሁኝ።

አሁን ዛሬ የአየር ሁኔታው ጥሩ ነው እኛ ጋር ያው በጋ እንደመሆኑ መጠን ብዙም ዝናብ ምናምን የለም። ፀሀይ አለች ያን ያህል ብዙም የከረረ ፀሀይ አይደለም ልስልስ ያለ ነው። እና ጥሩ የአየር ሁኔታ ነው ያለው በአሁኑ ሰዓት ሀገራችን ላይ ደስ ይላል አሪፍ ነው።

አዎ በአደባባይ ወጥቼ የመናገር ችሎታ አለኝ ሰዎች በተሰበሰቡበት ቦታ የምፈራ ሰው አይደለሁም። የተለያዩ ዝግጅቶች የድርጅቶች ዝግጅቶች ሲኖሩ ወጥቼ መድረክ እመራለሁኝ። እና የተለያዩ አደባባይ ላይ ብዙ ሰው በተሰበሰበበት የመናገር ችሎታው አለኝ።

ያው በጣም በጣም ነው የምወደው የጨረቃ ብርሃን በጣም ነው የምወደው ብዙ ደስ የሚሉ ትውስታዎች አሉኝ ያሳለፍኋቸው እና የጨረቃ ብርሃን ደስ ይላል። ብዙ ግጥሞች ዘፈኖች ላይም ተገልጿል። እኔም ደግሞ በጣም ነው የምወደው ደስ ይለኛል። በጣም

አዎ በእጅ የሚሰሩ ስራዎች ለምሳሌ ልብስ ማጠብ ሊሆን ይችላል፤ በእጅ የምሰራቸው ስዕል መሳል ሊሆን ይችላል፤ መጻፍ ሊሆን ይችላል እንደዛ እንደዛ አደርጋለሁኝ እና በእጅ የሚሰሩ ስራዎች ጠንከር ያሉ ስራዎችንም እሰራለሁ። እቃማ ማንሳት ማዟዟር ምናምን እንደዛ እሰራለሁ።

አዎ ኮምፒውተር መጠቀም በጣም እችላለሁ። በፊት ጀምሮ ስንሰራ የነበረበት ነው ኮምፒውተር እና የተለያዩ ስራዎች ላይ ትምህርት ላይ ስጠቀምበት ነበረ። እና ጥሩ የኮምፒውተር መጠቀም ችሎታ አለኝ። የተለያዩ ስራዎችን እሰራበታለሁ እና ጥሩ ነው ያለኝ ለኮምፒውተር።

በእግሬ እስከ ሃምሳ ኪሎ ሜትር ልጓዝ እችላለሁ። ያው ብዙ መንገድ መራመድ እወዳለሁኝ እና ያው በየቀኑ ብዙ ኪሎሜትሮች እራምዳለሁ ያ ሲደመር እስከ ሃምሳ ይሆናል በወር ማለት ነው። እና በጣም ረጅም መንገዶችን መራመድ ልምዷለኝ ለጤናም ጥሩ ነው ብዬ ስለማስብ ጥሩ ነው።

ለሰስ ያሉ ሙዚቃዎችን እንወዳለሁ ቀስ ያሉ ሙዚቃዎች እንደ ጃዝ የመሳሰሉ ሙዚቃዎችን እወዳለሁ። በፊት ፈጠን ያሉ ሮክ ሙዚቃዎች ነበር እምወደው። አሁን ላይ ግን የጃዝ ሙዚቃዎች ቀዝቅዝ ያሉ። ማለት ራስ ሊያረጋጉ እምችሉ መንፈስ እሚያድሱ ናቸው ብዬ አስባለሁ

አዎ በጀቶችን አስተዳደራለሁ አነስተኛ የሆኑ ቤት ውስጥ ያሉ በጀቶችን አስተዳደራለሁ። ስራ ላይ ደግሞ ከፍ ያሉ በጀቶች አስተዳድራለሁኝ። እና ያው በጀት ማስተዳደር ሀላፊነት ሚጠይቅ ስራ ነው።

አዎ ስማርትፎን እጠቀማለሁ። የተለያዩ ስራዎችን ለመስራት ስማርትፎኖች አስፈላጊ ናቸው። በአሁኑ ሰዓት የተለያዩ የቪዲዮዎችን ፎቶዎችን ለማስተካከል ለማንሳት ስማርት ፎኖች ያስፈልጋሉ። በተጨማሪም ደግሞ የተለያዩ ዌብሳይቶችን ለመጠቀም ይረዳናል

ጥፋተኛ ከሆኑ ይቅርታ መጠየቅ ያን ሀይል ያስቸግራል ብዬ አላስብም። ጥፋተኛ ካልሆኑ ግን ይቅርታ መጠየቅ ይከብዳል እያሰባለሁኝ። ግን ያው ዞሮ ዞሮ ይቅርታ መጠየቅ አስፈላጊ ነው። ቀላል አይደለም። ግን ያው ቀለል አድርጎ ማየት ነገሮችን አስፈላጊ ነው

አዎ አካባቢዬን እወደዋለሁ። የተለያዩ ቅርብ የሆኑ የምፈልጋቸውን ነገሮች በቅርብ የማገኝበት ነው። ለትራንስፖርት ምቹ ነው። የተለያዩ የቤት እቃዎችንም ለመግዛት አቅራቢያ ያሉ ሱቆች አሉ። ለዛ አካባቢየን እወደዋለሁ እና ሰላማዊም ስለሆነ ይመቼኛል። አወ እወደዋለሁ